ከፀሀይ በብዙ መንገድ እጠበቃለሁ። በጣም ብዙ ናቸው። በአንደኛው መኪናዬ ውስጥ በመሆን እጠበቃለሁ። መኪናዬ ውስጥ በመሆን እጠበቃለሁ። ሀይሉን እጠበቃለሁ። ሁለተኛው ደግሞ በእግሬ መንቀሳቀስ ካለብኝ ደግሞ ጥላ እይዛለሁ። ቆንጅዬ ጥላ አለችኝ። ሌላው ደግሞ ሰንስክሪን እቀባለሁ። ያው ግዴታ ፀሀይ ላይ መሆን ካለብኝ ለምሳሌ በዋና ሰዓት ምናምን በዛ ሰዓት ሰንስክሪን እቀባለሁ። ብዙ ጊዜ እኔ ፀሀይ አልወድም። እና እምንቀሳቀሰው መኪና ውስጥ ስለሆነ እኔ ፀሀይ የሚመታኝ ጊዜ ትንሽ ነው። በጣም ትንሽ ነው። ያው ለጤና አንዳንድ ጊዜ ጠዋት ምናምን ያስፈልጋል ሲባል ነው እንጂ የምጠቀመው ፀሀይ ምመታው ከዛ ውጪ ከፀሀይ በጣም ሩቅ ነኝ። ምክንያቱም ቤት ውስጥ ነው ማነው ቢሮ ውስጥ ነው የምኖረው። ያው ቢሮ ውስጥ ብዙ ስራ ስለማሳልፍ እዛ ፀሀይ የሚነካኝ ጊዜ ትንሽ ነው። በጣም ትንሽ ነው። ግን ያው ሰንስክሪን በመቀባት፣ በዋና ሰዓት ይሄ ቱር በወጣው ሰዓት ምናምን እንደዛ አሳልፋለሁ። ሁለተኛ ያው ጃንጥላ ትንሽዬ ጃንጥላ አለችኝ። ከፀሀይ እጠበቃለሁ ማለት ነው በትንሹ እንደዛው።

የምወደው ከተማ ብዙ ናቸው። አብዛኞቹ ከሀገር ውጭ ናቸው። ያው ዳድ ከልጅነቴ ጀምሮ የሚወስደኝ የነበረው ወደ ውጭ ነው። ብዙም ሀገር ውስጥ ማሚ ካልሆነች የሚወስደኝ ሰው አልነበረምና በዛ የተነሳ ተጽዕኖ ስላሳደረብኝ የውጭ መውጣት ከሀገር ውጪ መውጣት በጣም ነው ደስ የሚለኝና የምወደው ከተማ ስዊዘርላንድ የስዊዘርላንድ ከተሞችን በጣም ነው የምወዳቸው። በጣም ደስ ይላሉ። የቱርክ ከተማ በጣም ደስ ትለኛለች። ባህር ማለት ደስ የሚል እንትን ነው ያላት። እይታ ነው ያላት። እያንዳንዱ ቤቶቿ ምናምን እና ቱርክ በጣም ደስ ትላለች። ከሀገር ውስጥ ደግሞ ባህርዳር በጣም ደስ ይላል የቦታ አቀማመጡ። ከዛ ውጪ ደግሞ የሰው ሁኔታ ደግሞ ወደ ድሬዳዋ ደግሞ አሪፍ የሰው እንትን አለው። ሰው በጣም ጥሩ ነው በጣም ገር ነው እና ወደዛ ትወስደኛለች ማሚዬና በዛ በዛ የተነሳ እነዚህን በትንሹ ማለት ነው እነዚህን እወዳቸዋለሁ። ደቂቃ ስለማይበቃን።